እሺ እንግዲህ ሌላኛው ጥያቄ ምን ይላል አካባቢውን ይወዱታል ይላል? እንግዲህ አካባቢ ለኔ ትልቅ ተወጽኦ አለው። ኢቭን አሁን ያለሁበትን ፀባይ ራሱን እንድይዝ ያረገኝ አካባቢ ነው። አካባቢ የልጅነት ትውስታ ያለበት ብዙ ታሪኮችን ያሳለፍኩበት። ይህን ፀባይ እንዲይዝ ያደረገኝ ያአስተማረኝ። ሁሉ ነገሬን የሰጠኝ ስለሆነ በአጭሩ አካባቢዬን ይወዱታል የሚለው ጥያቄ ከልብ ከልብ እወደዋለሁ ብዬ መመለስ እችላለሁ።

እሺ እንግዲህ ሌላኛው ጥያቄ ይላል የመንገድ ስም ታውቃለህ ይላል? እውነቱን ለማውራት እዚህ ኢትዮጵያ ውስጥ የመንገድ ስም ብዙ ጊዜ አልተለመደም በዛ ላይ አሁን። እኔ ወዳለሁበት አካባቢ ልክ እንደ ሌሎች እንደ ውጭ ሀገሮች እንደነ አሜሪካ እንደነ አውሮፓ እንደነ ጣሊያን እያንዳንዱ መንገድ ስም የለውም እውነት ለማውራት። ብለን ያው ይሄ በዚህ ያስሄዳል ይሄ በዚህ መንገድ እንሂድ። እዚህ ሰፈር ያስገባናል ወይ እንትን ያስገባናል እያለ ነው እንጂ የምንሄደው። ለእያንዳንዱ መንገድ ስም ሰጥተን እየኖርን አይደለም ስለዚህ። ለዚህ እውነቱን ለማውራት እውነቱን ለመመለስ እኛ ሀገር ላይ የመንገዴን ስም አላውቅም አልተሰጠውምም

እሺ አሪፍ ጥያቄ ነው። በባህላችሁ ሰርግ እንዴት ይከናወናል? ነው የሚለው እንግዲህ በኢትዮጵያ ባህል መሰረት ሰርግ የሚከናወኑ እንዴት ነው መጀመሪያ- ወንድና ሴቷ ከተስማሙ በኋላ ግንኙነት ከመደረጉ በፊት- ባልየው ለሰትዮዋ ዘመዶች ሽንግልና የሚባል ስነ ስርዓት አለ ሽምግልና ልኮ ያስጠይቃል ማለት ነው። እንግዲህ ሽምግልና ልኮ ካስተየቀ በኃላ ሰዎቹ እሺ ካሉ ልጅቷን ዉሰዳት ማለት ነው። ቀጣይ ቀን ሰርግ ይደገሳል። ቀጣይም በይሆንም ሌላ ጊዜ ታቀዱ ሰርግ ይደገሳል ማለት ነው። እንግዲህ ሰርጉ- በደመቀ ሁኔታ ይከናወናል በባህላዊ ሁኔታ የተለያዩ ጭፈራዎች ይኖራሉ። የተለያዩ ክንውኖች ይኖራሉ። እሱን በመጠቀም እሱ ይደረጋል ማለት ነው። ከዛ በኋላ እንግዲህ- ሰርጉ ካለቀ በኋላ ደግሞ ሌላ የሚከበሩ በዓላቶች ይኖራሉ። ቤተሰብ ልጆቻቸውን ከሄዱ በኋላ ሰርግ ከሰርጉ በኋላ ድግስ እየደገሰ የሚከናወኑ ነገሮች ይኖራሉ። በዛ መልኩ ሰርግ ይደገሳል ማለት ነው ኢትዮጵያ ውስጥ።

እሺ ሌላኛው ጥያቄ ምን ይላል? የስራ ግምገማ ትደርግልሃል ይላል የስራ ግምገማ ተደርጎብህ ያቃል ወይ ለማለት? ፈልጋችሁ ይመስለኛል ትንሽ የአማርኛ ስህተት አለ። እና አዎ የስራ ግምገማ ተደርጎብኝ ያውቃል ግን የሚያውቀው። እንግዲህ ከዚህ በፊት እንደተናገርኩት የተለያዩ ተማሪዎችን ሰብስቤ አስተምራለው። እና በዛ ሰዓት ርዕሰ መምህሮች እና የበላይ አካሎች ብዙ ጊዜ እየመጡ ክላስ ውስጥ በመግባት። ልክ እንደ ታዳሚ ልክ እንደ ተማሪ ሆነው የተለያዩ ግምገማዎችን አድርገው ይወጣሉ። ግን ብዙ ጊዜ ከእነሱ እንደሰማሁት ከሆነ አሪፍ መልስ ነበር ሲሰጡኝ የነበሩ አበረታተውኝም ነው የሄዱት ማለት ነው። ስለዚህ በአጭሩ አዎ ተደርጎ ያውቃል።

እሺ የሞባይል ዳታ ትጠቀማለህ? ይላል እውነቱን ለማውራት አዎ እንደውም ካለ ሞባይል ጥቅል ዳታ ተጠቅሜ ወይም የወር የኦንላይን ነገሮችን ተጠቅሜ አላውቅም ማለት እችላለሁ። ምክንያቱም ኢትዮጵያ ውስጥ ካለ ዳታ መጠቀም ማለት በጣም ከባድ ነው የሚቆጥርበት ሬት በጣም ሃይ ነው እና መቶ ብር ሞልተን እራሱ ትንሽ ነው የሚያስጠቅመን ከአምስት ደቂቃ ያልሞላ ነው የሚያስጠቅመን ግን ያው የሃያ አምስት ብር ጥቅል ገዝተን እስከ ሃያ አራት ሰዓት ድረስ የምጠቀምበት እድል ስለሚኖር ብዙ ጊዜ ጥቅሎችን ገዝቼ ነው የምጠቀመው ማለት ነው አለበለዚያ ካለ ጥቅል እኔ ተጠቅሜ አላውቅም ዳታ።

ስራህን ትወዳለህ? ወይ ይላል ለማውራት ስራዬን በጣም ነው ምወድ የስራ ሞራል ያለኝ ሰው ነው ነኝ እና ያገኘሁትንም ስራ አልንቅም የተገኘውን እሰራለሁ ግን ደግሞ ለየትኛውም ስራ ጥላቻ የለኝም የትኛውም ስራ አከብራለሁ፣ እወዳለሁ ያው የተገኘውንም እሰራለሁ ማለት ነው እና ያው ለተለያዩ ስራዎችም አሪፍ ሞራል አለኝ ተሎ ተስፋ አልቆርጥም፣ ደጋግሜ መሞከር እወዳለሁ፣ ብዙ ስራዎችን መስራት እወዳለሁ፣ ብቻ ስራው ገንዘብ ሊያስገኝልኝ የሚችል ይሁን እንጂ ስራውን ጭራሽ አልጠለውም ማንኛውም ስራ ቢሆን ማለት ነው ይሄ የኔ ባህሪ ነው የኔ ባህሪ አንዷ አካል ነው ማለት ነው።

እሺ እንግዲህ ሌላኛው ጥያቄ ምን ይላል? ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ይላል? ያው እውነቱን ለማውራት እኔ ብዙ ጊዜ የማስታወስም ትንሽ ብቃት አለኝ እና ብዙ ጊዜ የምገዛቸውን እቃዎች በጽሁፍ የመጻፍ ልምድ የለኝም። ምናልባትም ግን ቁጥራቸውን ልይዝ እችላለሁ ለምሳሌ አራት እቃ መግዛት ከፈለኩኝ። ወይ ሰባት እቃ መግዛት ከፈለኩኝ ቁጥራቸውን ነው የምይዘው። ሰባት እቃ እገዛለሁ ብዬ እወጣ እና ሰባት እስከሚሞላ ድረስ እያስታወስኩኝ እገዛለሁ እንጂ ይሄን እገዛለሁ ይሄን እገዛለሁ ይሄን እገዛለሁ ብዬ ወረቀት ላይ ለማስታወሻ ጽፌ አልወጣም። እና ያ ደግሞ ያው የኔ ፀባይ ነው እኔ አረኩኝ ማለት ሁሉም ያደርጋል ማለት አይደለም። ይሄን ይመስላል የኔ መልስ።

እሺ የስራ ጊዜ ገደብ ታስተካክላለህ ይላል? ያው ጥያቄው በደንብ ግልጽ አይደለም ግን እኔ እንደተረዳሁት ከሆነ። የስራ ጊዜ ገደብ ይኖርሃል ወይ ከዚህ ከዚህ ሰዓት ሰርቼ ከዚህ በኋላ አቆማለሁ የሚል ብላችሁ እየጠየቃችሁን ከሆነ? አዎ እኔ የራሴ ያው ሊሚት አለኝ ብዬ ስራው እስካለቀልኝ ድረስ መስራት እወዳለሁ። ስራው ካላለቀ ግን ያው አዳሬንም ቢሆን እንቅልፍ ሳልተኛም ቢሆን የመጨረስ ፍላጎት ስላለኝ ስራው እስካለቀ ድረስ እሰራለሁ። ስለዚህ አሁን እኔ እስከዚህ እስከዚህ ሰዓት ሰርቼ እተዋለሁ ብዬ አላስብም። አንደኛ ተቀጣሪ አይደለሁም በራሴ ነው እየሰሩ ያለሁት። ስለዚህ በራስ የሚሰራ ስራ ደግሞ በራሳችን ተሯሩጠን ስለምንሰራው ያው እስካለቀ ድረስ እሰራለሁ።

እሺ ሌላኛው ጥያቄ ምን ይላል መዝገቦችን ታስቀምጣለህ ይላል? አዎ መዝገቦችን ብዙ ጊዜ አስቀምጣለሁ። እንዴት ነው የማስቀምጠው? መዝገቦችን ምናልባትም ብዙ ጊዜ የምትጠቀመው። እኔ መዝገብ አይነት ኖትቡክ ነው ብዙ ጊዜ መዝገቦችን የማስቀምጠው ኖትቡክ ላይ ነው በዲጂታል ከሆነ ማለት ነው። በፋይል ከሆነ ግን ያው በ በ በወረቀት የሚቀመጡ ፋይሎች ብዙ ጊዜ እኔ አልጠቀምም። እና የወረቀት ፋይሎች ብዙ ጊዜ የለኝም። ምናልባትም የትምህርት ማስረጃ ምናምን ናቸው እነዚህን አስቀምጣለሁ። የራሳችን የሆነ ማስቀመጫ አለን። የማስረጃ ማስቀመጫ ከቤተሰብ ጋር አንድ ላይ የምናስቀምጥበት እና ያው በሆነ ቀር ግን እዛ ውስጥ እንዳይቀደድ በስነ ስርዓት እናስቀምጠዋለን። ወረቀት ከሆነ ግን በቴክኖሎጂ ነክ ከሆነ በፋይል ከሆነ በፒዲኤፍ ወይም በዶክመንት የሚቀመጥ ከሆነ ግን ያው ስልኬ ላይ በስነ ስርዓት አስቀምጣለሁ። ቢጠፋ እንኳን ወደ ፍሌሹ ኮፒ አድርጌ አስቀምጣለሁ ፍሌሹ እንኳን ቢጠፋ ብዬ ወደ አባቴና ወደ እናቴ ስልክ ልከዋለሁ። የአባቴና የእናቴ ስልክ እኮ ቢጠፋ ብዬ ወደ ራሴ ፒሲ ኮፒ አድርጌ አስቀምጠዋለሁ ማለት ነው

እሺ ሌላኛው ጥያቄ ምን ይላል የእቃ ቁጥጥር ታደርጋለህ ወይ? ይላል እና የእቃ ቁጥጥር ታደርጋለህ ማለት ያው እኔ ብዙ ጊዜ እንደነገርኳችሁ ነጋዴ አይደለሁም ብዙ እቃ የለኝም። እኔ አሁን እቃ ያለኝ የራሴ እቃ ነው እንትኑ ላይ አለም ላይ ስለሌለሁ ማለት ነው። እና ይሄን ያህል እቃውን እቆጣጥረዋለሁ ብዬ ለማውራት ይከብደኛል። ምክንያቱም እጄ ላይ ውድ ውድ የሚባል እቃ የለም ምሸጠው እቃ ማለት ነው። ስለዚህ ይሄን ጥያቄ እኔ መመለስ አልችልም

እሺ ይሄንኛው ጥያቄ ስለ ቅርብ ጓደኛ ንገርን ይላል ያው ብዙ ቅርብ ጓደኞች አሉኝ ግን አንዱ ያው ስሙን ከእኔ ጋር ሚመሳሰል ጓደኛ አለኝ እና ስሙም እንደኔ ተመሳሳይ ነው። ብዙ ጊዜ ጸባያችንም ያመሳስለናል። ሁለታችንም ትንሽ ቀላ ያልን ነን። ቤተሰቦቻችን የሁለታችሁንም መምህራኖች ናቸው እና ብዙ ነገራችን በጣም ይመሳሰላል ፀባያችንም አስተሳሰባችንም ብዙ ጊዜ ይመሳሰላል እና ያው ከእሱ ጋር ያው ትንሽ ቅርርብ አለን። ምክንያቱም ብዙ ፀባያችን ስለሚመሳሰል ማለት ነው እና እኔ የሆነ ነገር አስቤ እሱም ያስበዋል። ያው ብዙ ሚያመሳስል ነገር አለ እና እሱ ጓደኛዬ ያው ይሄ ነው ስለ ጓደኛዬ እንግዲህ ይሄን ካልኩኝ ይበቃኛል።

እሺ የጫማ ቁጥር ስንት ነው ይላል? ያው የኔ እግር ትልቅ ሚባል ነገር አይደለም። ያው መካከለኛ ነው የኔ እግር። እና ያው የኔ ግር ደሞ ብዙ ጊዜ የተለመደ ነው ኢትዮጵያ ውስጥ። እና ይሄ ማደርገው የጫማ ቁጥር ሰላሳ ዘጠኝ ቁጥር ነው። ሰላሳ ዘጠኝ ቁጥር ነው ብዙ ጊዜ የማደርገው እና። ሰላሳ ዘጠኝ ቁጥር ብዙ ጊዜ በጣም ተፈላጊ ስለሆነ በብዛት የሚገባውም እሱ ነው። በብዛት ሚሸጠውም እሱ ነው። እና ከ እንደውም ከሰላሳ ስምንት እስከ አርባ ሁለት ያሉ ጫማዎች መሰለኝ በጣም ተፈላጊ ኢትዮጵያ ውስጥ። እና ያው ከዛ ውስጥ የኔ ሰላሳ ዘጠኝ ነው ሰላሳ ዘጠኝ ማለት እንግዲህ ያው መካከለኛ ነው ብዬ አስባለሁ። በአጭሩ የጫማ ቁጥር ሰላሳ ዘጠኝ ነው።

እሺ ሌሎችን መርዳት ትወዳለህ ወይ ይላል? አዎ ብዙ ጊዜ ሰዎች በባህሪያችን ሌሎችን መርዳት በጣም ያስደስተናል እና እኔም ሰው መርዳት ከሚያስደስታቸው ሰዎች ውስጥ አንዱ ነኝ። እና ቢኖረኝ እና ቢሰካልኝ ሰዎችን ብረዳ ያስደስተኛል ብዬ አስባለሁ። ምክንያቱም የተቸገረ ሰውዬ እኔ በሆንሳ ብዬ ስለማስብ ብዙ ጊዜ ያንን ሰውዬ ስርደው እኔ ከዛ ችግር የወጣሁ ያክል ነው። እርካታ የሚሰማኝ እና አቅም ኖሮኝ ሰዎችን ብረዳ በጣም ነው የምደሰተው። እና እኛም በልጅነታችን ስናድግ ኢትዮጵያ ውስጥ ሰዎችን መርዳት ጥሩ እንደሆነ እየተነገረን ስላደግን እኛ አሁን ላይ ኑሮን ብንረዳ በጣም ደስ ይለናል። እና መርዳት በጣም ያስደስተናል

ይህ ዝናብ ውሃ ትሰበስባለህ ይላል? እውነቱን ለመውራት ያው እኔ አይደለሁም እናቴ አንዳንዴ ትሰበስባለች እና ኢትዮጵያ ውስጥ ብዙ ጊዜ አንዳንዴ ውሃ ይቆራረጣል። የውሃም ክፍያ ስላለ። ለልብስ ማጠቢያ። የዝናብ ውሃ ምቹ ስለሆነ። ለስላሳ ውሃ ስለሆነ። ያው እናቴ ብዙ ጊዜ ክረምት ላይ የዝናብ ውሃ በማጠራቀም ለልብስ አገልግሎት ታውለዋለች። እና ያው በአጭሩ መልሴን ስመልስ አዎ የዝናብ ውሃ ሰብስበን ወደ ልብስ ማጠቢያ ለጥቅም አገልግሎት እናውለዋለን።

ኦኬ ይሄኛው ጥያቄ ማሰላሰል ታደርጋለህ ይላል አሁንም እዚህ ጋር የአማርኛ ስህተት አለ። ምናልባትም እናንተ የፈለጋችሁት ብዙ ጊዜ ታንሰላስላለህ ወይም ታስባለህ ወይ? ለማለት ፈለጋችሁ መሰለኝ። አዎ ብዙ ጊዜ አስባለሁ። ብዙ ጊዜ የማስበው ምን ለመሆኑ? ሀብታም ለመሆን ነው ሀብታም የመሆን በጣም ፍቅር አለኝ እና ጠንክሬ የመስራት ፍላጎት አለኝ። የተገኘውንም ስራ እሰራለሁ እና። አዎ ምንም አይነት ነገር ሳረግ ብዙ ጊዜ አስባለሁ አምሰላስላለሁ ግድ ነው። ያው የሰው ልጅ ሆኖ ደግሞ ማያስብ የለም። በመንገድ እየሄድኩኝ አስባለሁ። ከሰው ጋር ሆኜ አስባለሁ። ትምህርት ቤት ሆኜ አስባለሁ። እና ሁሌ አምሳል አስባለሁ አስባለሁ

እሺ ሌላኛው ጥያቄ ዝናብ ሲዘንብ ምን ታደርጋለህ ነው የሚለው? ያው ማንኛውም ሰው እንደሚያደርገው ዝናብ ከዘነበ ጥላ ፈልጌ ለመደበቅ እሞክራለሁ። ከዝናቡ ለማምለጥ ማለት ነው ምክንያቱም ማንኛው ሰው። መበስበስ አይፈልግም እና እኔም እንደ ሌሎቹ ያው መበስበስ አልፈልግም። ስለዚህ ጥላ ባለበት አካባቢ ፈልጌ ለመደበቅ እሞክራለሁ እና ያው ዝናብ ካባራ በኋላ እሄዳለሁ። አለበለዚያ ደግሞ ምናልባት ጥላ ከያዝኩኝ ጥላ ዘርግቼ ልሄድ እችላለሁ። አለበለዚያ ደግሞ ትራንስፖርት ላይ ከሆንኩኝ ታክሲ እጠቀማለሁ ወይም የህዝብ አገልግሎት እጠቀማለሁ ማለት ነው። ግን እነዚህ እኔ የማደርጋቸው ድርጊቶች ናቸው በዝናብ ወቅት ማለት ነው

እሺ ሌላኛው ጥያቄ ምን ይላል ደሞዝ በየትኛው ቀን ታገኛለህ ይላል የእውነትን ለማውራት ለመውራት ከዚህ በፊትም እንደገለጽኩት እኔ ተቀጥሬ የምሰራ ሰው አይደለሁም። ያው ልክ እንደ ፍሪላንሰር ነው የኔ ስራ ምናልባትም አንዳንዴ ሰርቼ አገኛለሁ ካልሰራሁም አላገኘሁም እና ያው በሰራሁት ልክ ስለሆነ የማገኘው ደሞዝ የለኝም ስለዚህ አሁን ይሄን ጥያቄ መመለስ አልችልም ምክንያቱም በየትኛው ቀን ሳይሆን በሰራው ልክ ስለማገኝ ቀን አይጠይቅም ስለዚህ ይሄን ጥያቄ እኔ መመለስ አልችልም።

እሺ ሰዎችን በአይን ትመለከታለህ ይላል ግልጽ አይደለም ጥያቄው ግን ያው ለማለት የተፈለገው። ምናልባትም ደግሞ የአይን ግንኙነት ታደርጋለህ ከሆነ አዎ ብዙ ጊዜ ያው በማይሰለች መልኩ ያው በሚያምር መልኩ ከሰዎች ጋር የአይን ግንኙነት ልናደርግ እንችላለን። ያው ብዙ ጊዜ ደግሞ የአይን ግንኙነት ካላደረግን እንደ በራሴ የማይተማመን ሰው ተደርጎ ስለሚቆጠር። የግድ ያው ማፍጠጥ ሳይሆን ደግሞ እንደዛ ሲባል ያው በሚያምር መልኩ የአይን ግንኙነት አደርጋለሁ

እሺ ሌላኛው ጥያቄ ምንድነው የትኛውን ወቅት ትወዳለህ ይላል። እንግዲህ አዎ እኔ ብዙ ጊዜ የምወደው ወቅት። ትንሽ ሞቃት ሲሆን ምክንያቱም መሆን ያለሁበት አካባቢ ትንሽ ብርድ አለና። ብርዱ ብዙ ጊዜ ያው ክረምት ላይና ያው የተለያዩ ወቅቶች ላይ ነው። እና ይሄ ብርድ የሚጠፋው መቼ ነው? በጋ ሲሆን ነው በጋ የሙቀት ሰዓት ነው። እና በጋ ያው ካሉት ወቅቶች ውስጥ ለኛ አካባቢ የሚመረጠው በጋ ነው። እና ደግሞ ሌላው ዝናብ በሚሆንበት ሰዓት ብዙ ጊዜ ብዙ ስራዎችን እንዳንሰራ ስለሚያደርገን። ያው ዝናቦቹን ባይኖር ስለምመርጥ በጋ ላይ ደግሞ ዝናብ ስለሌለ የኔ ተወዳጅ ወቅት። በአጭሩ በጋ ነው

እሺ የምታውቀው አንድ ምሳሌ ንገረኝ ይላል። ዚምባ ግልጽ አይደለም ግን ተረትና ምሳሌ ከሆነ። ምን ይበላል መሰላችሁ? ድር ቢያብር አንበሳ ያሰር የሚባል። ተረትና ምሳሌ አለና ምን ማለት ነው? ድሮችን እንግዲህ እንደሚታወቀው ቀጫጭን ናቸው። አንዷ ድር ብቻ አንበሳ ልትይዟቸው አትችልም። ግን ድሮች ተደራርቦ ገመድ ይሰሩና። ይጠነክራሉ። እና ያ ግን አንበሳን ይዘዋል ማለት ነው። ምን ካሉ ካበሩ በአንድ ላይ ከሆኑ እና የሚያሳየው በግሩፕ መስራት በአንድነት መስራት። በጣም ውጤታማ እንደሚያደርገን ነው። እና ይቺ አባባል መናገር እፈልጋለሁ።

እሺ በልጅነትህ የምትወደው ጨዋታ ምን ነበር ይላል? ያው በልጅነቴ ምወደው የነበረው ጨዋታ ምንድነው? በእኛ ሀገር ድብብቆሽ ይባላል። እንዴት ነው ምንጫወተው? ያው የሰፈር ልጆችን እሰባሰብና ከአስር እና ከዛ በላይ ከሆን በኋላ አንደኛው ልጅ አይኑን ይጨፍናል ማለት ነው። እና እስከ ሃይ ይቆጠራል እስከ ሃያ ሰከንድ ድረስ ይጠበቃል። ከዛ ሁሉም እስከ ሃያ ሰከንድ እስከ ሚቆጥር ድረስ ሁሉም መደበቂያ ቦታ ይፈልግና ይደበቃል ማለት ነው። ሁሉም ከተደበቀ በኋላ እንግዲህ ቀጣዩ ምንድነው ሚሆነው? ያ አይኑን የጨፈነው ልጅ ይገልጥና ልጆቹን መፈለግ ይጀምራል ማለት ነው። እንግዲህ ስለዚህ እየተራ እያንዳንዱን አንድ በአንድ አንድ በአንድ ይፈልጋል ማለት ነው። እና መጀመሪያ የተያዘው ልጅ ቀጣይ ተጨፋኝ ይሆናል ማለት ነው። እና በዛ መሰረት ነው ምንጫወተው።

እሺ ሌላኛው ጥያቄ ምን ይላል መብራት ሲቆረጥ ምን ታደርጋለህ ይላል? እንግዲህ መብራት የሚቆረጥባቸው ሁለት መንገዶች አሉ። አንደኛ ይሄ የመብራት ክፍያ ሳንከፍል ስንቀር ምናልባት መብራት ሊቆረጥ ይችላል። እና አንደኛው እሱ ነው። ሁለተኛው ደግሞ ምናልባትም የገመድ ችግር ምናምን ሲያጋጥም ሊሆን ይችላል። የገመድ ችግር አጋጥሞ ከሆነ የተቆራረጠ ገመድ ካለ እሱን ያው ፈልጌ ብዙ ጊዜ ማስተካከል እወዳለሁ። እና ቤቱን እንደዚህ አይነት ችግር ሲፈጠር ማስተካከለው እኔ ነኝ ባለሙያ ጠርተናን እናውቅምና። ይሄ መብራት ክፍያ ችግር ከሆነ ደግሞ ብዙ ጊዜ እኛ ጋር እስካሁን አጋጥሞን አያውቅም። እና ያው ያለኝ አማራጭ ብሩን ቤተሰቦቼ እንዲከፍሉ ማድረግ ነው። ግን ያው የቴክኒክ ችግር ከሆነ ወይ የግመድ ተበጥሶ ከሆነ ብዙ ጊዜ በራሴ ማስተካከል እወዳለሁ። እስካሁን እንግዲህ ባለሙያ ጠርተን አናውቅም

እሺ ሌላኛው ጥያቄ የሚለው ስለ ፀጉርህ ተንከባክበህ ትወዳለህ? ይላል እዚህ ጋር ትንሽ አማርኛ ችግር አለ ላስተካክለው ፀጉርህን ተንከባክበህ ወይም ፀጉር ፀጉርህን መንከባከብ ትወዳለህ ወይ ነው ጥያቄው። እና እ አዎ ብዙ ጊዜ ያው ፀጉሬን መንከባከብ ደስ ይለኛል ያው እንደ አንዴ ሰዓት ስለማይኖረኝም። ምናልባትም ደግሞ እንደዚህ ፀጉሬን የምንከባከብባቸው እ እቃዎች ማተሪያሎች ውድ ከሆኑ ያው ትንሽ ቀነስ የሚያደርገውን ገዝቼ በአቅሜ ሻምፖ፣ ቅባት ገዝቼ ያው ለመንከባከብ እሞክራለሁ። ያው ከጊዜም አንፃር ጊዜ የማይወስዱ ትንሽ የመንከባከቢያ ስልቶችን ይጠቀማል። ለምሳሌ ታጥቦ ሻምፖ መጠቀም ቅባት መቀባት ምናምን ነገሮች እንደዚህ አይነት ነገሮችን እንጠቀማለን። ለ ፀጉሬ እንክብካቤ

ሌላኛው ጥያቄ ምን ይላል የምትወደው መክሰስ ምንድነው? ይላል። እንግዲህ ብዙ ጊዜ እውነቱን ለማውራት መክሰስ አልበላም። ግን እምበላ ከሆነ እንግዲህ መክሰስ ላይ ትንሽ ቀለል ያለ ምግብ ደስ ይለኛል። ብዙ ጊዜ መክሰሴን የምበለው ውጭ ላይ ነው። እና ውጭ ላይ ደግሞ ብዙ ጊዜ መክሰሴን የምበለው እርጥም የሚባል አለ። ኢትዮጵያ ውስጥ እንዴት ነው ድንቹ ትንሽ በውሃ ይዘፈዘፍና ትንሽ በዘይት ትንሽ ጠበስ ይደረጋል። እና ዳቦ መሃል ይከፈትና ድንቹ ያ የተጠበሰው ድንች ዳቦ መሃል ውስጥ ይገባል። እና ዳቦ መሃል ውስጥ ከገባ በኋላ ጫፍ ጫፉን ካች አፕ ምናምን ይደረግበታል። እና ያ ነው እርጥም ማለት። እና እሱን መመገብ በጣም ነው ደስ የሚለኝ። ሁሌ መክሰስ ላይ ሁሌ ባገኘው ብዬ ምመኘም ምግብ እሱ ነው። እና ያው አልፎ አልፎ እሱ እበላለሁ።

እሺ ሌላኛው ጥያቄ ምን ይላል? የስራ መግባት ታከበራለህ ይለኛል አዎ በደንብ ከዚህ በፊትም እንደነገርኩት እንግዲህ የስራ ፍቅር በጣም ነው ያለኝ እና ማንኛውንም ስራ ቢሆን አንቅም። ብቻ ስራው ገንዘብ የሚያስገኘውን ይሁን እና ብዙ ጊዜ ያው ለገንዘብ ካለኝ ፍቅር ይሁን አላውቅም። ማንኛውም ስራ ስሰራ የስራውን ምግባር ተከትዬ ነው የሚሄደው። ስራው በሚፈቅድልኝ ልክ እሆናለሁ የማይፈቅድልኝ ከሆነ ደግሞ አልሆንም አላረጉም ማለት ነው። እና ያው በአጭሩ ስናገር ስራ ምግባር ታከብራለህ ለሚለው? አዎ በደንብ አከብራለሁ ያው የሚከበሩትን አከብራለሁ የማይከበሩትን አላከብርም ማለት ነው።

እሺ ሌላኛው ጥያቄ ምን ይላል? ኮምፒውተር መጠቀም ትችላለህ ይላል። ይሄ ጥያቄ እንደ ኢትዮጵያዊነቴ አሪፍ ጥያቄ ነው ብዬ አስባለሁ። ያው እኔ እኔ እንደ እድል ሆኖ። ያው ኮምፒውተሮችን እጠቀማለሁ ብዙ ጊዜ ምክንያቱም ያው አክሰሶችን ስላገኘሁ ነው። ግን ብዙ የኢትዮጵያ ህዝብ እድሉን አላገኘም ከድህነትም አንፃር። ግድ ካለመስጠቱም አንፃር አሁን ኢትዮጵያ አለችው ምንድነው ምግብ ፍለጋ ላይ ነው። እውነቱን እናውራ ከተባለ ብዙ ማህበረሰብ ሳይጠግብ እንደፈለገ ሳይበላ ሚያድር ማህበረሰብ ነው። እና እነዚህ አይነት እቃዎችን ለመግዛት መጀመሪያ ሆድን ማሟላት አለብን አሪፍ ልብስ መልበስ አለብን። እና ብዙ ማህበረሰብ ያው ኮምፒውተር አገልግሎት አላገኘም እና አይችልም። ግን እኔ እንደ እድል ሆኖ ያው የኮምፒውተር አክሰስ አገልግሎትም ስላለኝ ያው እችላለሁ ማለት ነው።

እሺ፣ ይሄም አሪፍ ጥያቄ ነው። እንግዲህ ምን ይላል፣ የድሮ ፎቶዎችን ትይዛለህ ወይ? ይላል አዎ በሚገባ። የድሮ ፎቶዎቼን ይዛለሁ። ያው፣ ድሮ እንግዲህ ስልክ የለም ነበር። እና ድሮ በካሜራ ነበር ምንነሳው ከተነሳን በኋላ ፎቶ ይታጠባል ማለት ነው። ፎቶ ታጥቦ፣ ከዛ አልበም ውስጥ ተከቶ ነው ሚቀመጠውና ብዙ ጊዜ፣ የልጅነት ፎቶዎቼ በአልበም ተቀምጠው አሁን በስነ ስርዓት አሉ። ያው እነሱን በስነ ስርዓት ነው ማስቀምጣቸው እና የተለያዩ ዘመዶችም የተለያዩ ሰዎች ሲመጡ፣ ያው እንደ መዝናኛ እሱን እያዩ ይዝናናሉ እና ያው አሁን ላይ ደግሞ፣ የራሴ ምጠቀምበት የማስቀመጫ ስልት አለኝ። ምናልባት ነው ምስሉን ማስቀምጥበት መንገድ ስልኬ ላይ ሊሆን ይችላል እና ስልኬ ላይ ሎክ አድርጌ ዝም ብዬ በግልጥ ሳይሆን ሎክ አድርጌ አስቀምጠዋለሁ ማለት ነው ስለዚህ በአጭሩ የድሮ ፎቶውን ትይዛለህ ለሚለው አዎ በደንብ አድርጌ ተንከባክቤ አስቀምጣለሁ ይሆናል

እሺ እንግዲህ ሌላኛው ጥያቄ ምን ይላል? በእንጨት እሳት ማብሰል ማብሰል ታውቃለህ ይላል እዚህ ጋም ያው በእንጨት በእንጨት እሳት አብሰለህ ታውቃለህ ወይ ለማለት ተፈልጎ ነው? እዚህ ጋም የአማርኛ ችግር አለ። እና ያው ለዚህ ምላሽ ያው እውነትን ለማውራት አንዳንዴ ምናልባት አንዳንዴ ከስንት አንዴ። በጣም በተራረቀ ጊዜ አብስዬ አውቃለሁ ምናልባትም መብራት ጠፍቶ ከሆነ። ያው ስቶቭ እና የተለያዩ ኤሌክትሮኒክስ እቃዎችን ስለማላገኝ ለማብሰል የግድ እንጨት የእንጨት እሳት መጠቀም ሊኖርብኝ ይችላል። እና በዛን ሰዓት ምናልባት አንዳንዴ ያው በእንጨት እሳት አብስዬ አውቃለሁ።

እሺ እዚህ ጋር ምን ይላል ስለ በልጅነትህ የመኖሪያ ቤትህ ንገረኝ ይላል እዚህ ጋርም አሁንም የአማርኛ ችግር አለ። እንደ ሀሳብ ግን ይቺ አማርኛዋ። እ ጥያቄዋ። እ አማርኛ በደንብ የሚችል ሰው። ጠይቃችሁ እ በደንብ በትክክል ቢጽፋት አሪፍ ነው። ለማለት የተፈለገው ምንድነው? እ ብል። በልጅ በልጅነትህ የምትኖርበት የም ስለመኖሪያ ቤትህ ንገረን ለማለት ተፈልጎ ነው። ስለዚህ እንግዲህ እኔ በልጅነቴ ስኖርበት የነበረው ቤት ያው አሁንም ስኖርበት አሁንም የምኖርበት ቤት ነው። እና ያው ቤቱ እንደ ጠቅላላ አምስት ክላሶች አሉት። አንዱ እ የኔ ክላስ ነው። አንዱ የቤተሰቦቼ ክላስ ነው። አንድ ደግሞ ሌላኛው የመኝታ ቤት ክላስ ነው። አንደኛው ሳሎን አንደኛው ደግሞ ኪችን ነው። እና ትንሽዬ ደግሞ ሻወር ቤት አለች ማለት ነው። ይሄንን ይመስላል የኛ ቤት

እሺ እንግዲህ ሌላኛው ጥያቄ ምን ይላል? ይቅርታ መጠየቅ ቀላል ነው ይላል። እና ያው እንግዲህ እሱን ከባድና ቀላል የሚያደርግባቸው ሁኔታዎች አሉ። ቀላል የሚያደርገው መቼ ነው? ያጠፋነው በደል ወይም አንድ ሰው የበደልንበት መንገድ። ቀላል ከሆነ ይቅርታም ለመጠየቅ ይቀለናል ማለት ነው። ምክንያቱም ጥፋታችንም ትንሽ ነው። ስለዚህ ተበዳዩ ሰው በቀላሉ ይቅርም ይለናል ማለት ነው። እና ትንሽ ያጠፋነው ነገር ከይቅርታም የዘለለ ከሆነ በጣም ከባድ ከሆነ ግን። ያው እኛ ይቅርታ ልንጠይቅ እንችላለን ግን ሰውየው ምንአልባት ይቅርታ ላያደርግልን ይችላል። አትጠይቃችንም ስንች ሊከብደን ይችላል። እና በአጭሩ ሁኔታዎች ወስኑታል ብዬ እመልሰዋለሁ ማለት ነው። እንደዚህ ጥያቄ መልሰህ

እሺ እንግዲህ ቀጣዩ ጥያቄ ምን ይላል የጠዋት እለታዊ ተግባራችሁ ምንድነው ይላል? እንግዲህ ያው እኔ የጠዋት እለታዊ ተግባሬ ምንድነው ቀኔን በሚያስደስተኝ መልኩ መጀመር ነው ዋና አላማዬ ማለት ነው። እና በመጀመሪያ ደረጃ እኔ ሊያስደስተኝ የሚችል ነገር ምንድነው? ንጽህናዬን መጠበቅ ነው እንግዲህ። ንጽህና ሲባል እንግዲህ ሻወር ከመውሰድ ይጀምራል፣ ጥርስን ከመቦረሽ ይጀምራል፣ ከዛ ፊትን ከመታጠብ፣ ፀጉርን ከመታጠብ የተለያዩ ነገሮችን ያው ሊያምሩብኝ የሚችሉ ነገሮችን በመጠቀም ሊሆን ይችላል፤ ቀጣዩ ምንድነው? እኔን በሚመቸኝ እና እኔ አምሮብኛል ብዬ የማስበውን ልብስ በመልበስ እጀምራለሁ ማለት ነው። ከዛ ቀጣዩ ሚሆነው ምንድነው? ለኔ ደስ የሚለኝን ምግብ በተቻለ ባገኘሁት አቅም ለመብላት እሞክራለሁ እና በዚህ መልኩ ቀኔን እጀምራለሁ

እሺ ሌላኛው ጥያቄ ምንድነው ስጦታ መስጠት ትወዳለህ ይላል? ያው የሰው ልጅ ብዙ ጊዜ ስጦታው ትንሽም ሆነ ትልቅም ሆነ እንግዲህ ስጦታ ሲሰጠን በጣም ነው የሚያስደስተን። እና ያ ስሜት የሰው ልጅ ስላለው ስጦታ ስሰጥ በጣም ነው ደስ የሚለኝ። ምክንያቱም ተቀባዩ ጓጉቶ ስለሚከፍተው። በተቀባይ ላይ ደግሞ እርካታ ስለሚፈጥር እንግዲህ ስውጣታ መስጠት በጣም ነው የምወደው።

እንግዲህ ጥያቄው ምን ይላል? ምን አይነት ጥቅማ ጥቅሞች አሉ ይላል። ያው እንግዲህ ጥቅማ ጥቅሞች ሲባል እንግዲህ ከዚህ ስራ ከሆነ እንግዲህ ጥቅሙን ወደፊት የምናየው ይሆናል። አሁን እየሰራሁ ነው እንግዲህ። ተስፋ አለኝ አሪፍ ነገር እንደምትክሱኝ። አሪፍ ክፍያ እንዳለው እና ያው ከሌላ ስራ ከሆነ እንግዲህ ያው ጥቅማ ጥቅሞቹ ምንድነው? የገንዘብ ነው እንግዲህ የሆነ ስራ ሰርቼ ገንዘብ ነው የሚልኩልኝ እና። ጥቅማ ጥቅሞች ይሄ ነው።

እሺ በጣም አሪፍ ነው ለበጉ አድራጎት ሰርተህ ታቃለህ ይላል። ያው እድሉን ስላላገኘሁኝ አላውቅም። በትንሽም የገንዘብ ችግር ሊኖርብኝ ይችላል። እና በዚህ በዚህ ምክንያቶች እንዴ ለበጎ አድራጎት ሰርቼ አላውቅም። ግን ወደፊት እስኪ ከተሳከልኝ የመስራት ሀሳቡ አለን

አሪፍ ጥያቄ ነው ለሌሎች ማስተማር ትችላለህ ይላል? እንግዲህ ለሌሎች ማስተማር እችላለሁ እንዴት ነው ማስተማር የምችለው። ያው እንግዲህ አስራ ዘጠኝ ምንም እኮ አስራ ዘጠኝ አመት ብቻ ቢሆነኝ ያባ አስራ ዘጠኝ አመት ብዙ ትምህርቶችን ተምረያለሁ እና ያው እነዛን ትምህርቶች ለነሱ በማካፈል ላስተምራቸው እችላለሁ። እንደውም ሌላው በትምህርት ደረጃም ትንሽ ያው ግብስ ተማሪም ስለሆንኩኝ የተለያዩ ትምህርቶችን ማስጠናት እችላለሁ። በሁለቱም ደረጃ ስለዚህ ማስጠናት እችላለሁ ማለት ነው።